የኔ የምሳ እረፍት ሁለት ሰዓት ነው ስድስት ሰዓት ከስራ እንወጣለን ስምንት ሰዓት ወደ ስራ እንገባለን። ምሳ ላይ ብዙ ጊዜ ቀለል ያለ ምግብ ይመቸኛል። በተለይ ሽሮ ነገር ሽሮ ወይም ደግሞ ፓስታ ይመቸኛል። ምሳ ላይ ቀለል ያለ ምግብ በላው ማለት። በስራ ሰዓት አይከብደኝም ስራዬን በስነ ስርዓት ማቀላጠፍና መስራት እችላለሁ